አዎ እኔ የማስታውሰው ጥሩ መምህር አለ ብዙ ጊዜ ማትስ አስተማሪዬን አስታውሰዋለሁ ለኔ ጥሩ መምህሬ ነው። ብዙ ጊዜ ግን ማልተሳሰት ተማሪዎች በብዙ ተማሪዎች ይጠላሉ ይህም የሚሆንበት ምክንያት። ሳብጀክቱ ወይንም መምህሩ አስጠሊታ ሳይሆን የምንማርበት መንገድ ልክና ትክክለኛ ስላልሆነና አሰልቺ ስለሆነ ነው። በዛ ብዙ ተማሪዎች ማትስ አስተማሪን ወይንም ደግሞ ማትስ መንበርን ይጠራል። ለኔ ግን ማትስ አስተማሪ በጣም ደስ የሚለኝ